አዎ ትንኞች በአካባቢያችን አሉ በምክንያቱም አካባቢያችን በብዛት እርጥበታማ ነው። እናም አረንጓዴ ቁጥቋጦች ይበዙበታል ለዛም ትንኞች በብዛት አካባቢያችን አሉ። እናም ለሰዎች ምን እንመክራሉ? በዚው አጋጣሚ። አካባቢያችንን ንጹህ ማረግና ደረቅ ማረግ አለብን ቁጥቋጦዎችና አረንጓዴ ቁጥቋጣማ ቦታዎች ደግሞ ማጽዳት አለብን። ትንኞች እንዳይበዙ አካባቢያችን ላይ

በቀን ከአራት እና ከአምስት ጊዜ በላይ ስልክ እጠቀማለሁ። ምክንያቱም ጠዋት ላይ ስራ ነው እምሆነው ስራ ስራ በስራ ሰዓት ስልክ አንጠቀምም ነገር ግን ስራ ከመግባቴ በፊት አንድ ጊዜ እና ከስራ ከተመለስኩ በኋላ የተወሰኑ ሶስት አራት ጊዜ የሚሆን ጊዜ። ስልክ እጠቀማለሁ።

እኔ የምወደው የቤት እንስሳ የቤት እንስሳ ነው እሷም ድመት ናት የቤት እንስሳት። ድመትን የሆነችዋን ድመትን በጣም እወዳታለሁ። ምክንያቱም ቤት ላይ በጣም እምታዝናናኝ። ከአጠገቤ የማትጠፋ በጣም ደስ የምትል ከለሯ ነጭ የሆነች ድመት የቤት እንስሳት ድመት የሆነችዋን በጣም የምወዳት እንስሳ ናት